እኔ የምወደው የቀን ሰዓት ማታ አካባቢ ነው። ማታ ስራ ውዬ ቤቴ ስለማርፍ የማታ ያለውን የቀን የቀን ሰዓት በጣም ከምወዳቸው ነው። የእረፍት ሰዓትም ስለሆነ ከቤተሰብም ጋር ስለምገናኝ የማታ ሰዓትን ነው የምወደው።

ዳቦ ማብሰልን አዎ እችላለሁ። በቤት ውስጥ ሁሌም ዳቦ ስ ሲሰራ አያለሁ። እና እንዴት ማብሰል እንዳለብኝም አውቃለሁ። ከቤተሰቦቼ ጋር የተማርኩት ነገር ስለሆነ ሁሌም እኛ ቤት ስለሚሰራ። እንዴት እንደሚበስለማቅ አዎ እችላለሁ

በእግር ብዙ ኪሎ ሜትሮችን መሄድ እችላለሁ። እስከ ሃምሳ ኪሎ ሜትር መሄድ እችላለሁ። ከዚህ በፊት ብዙ ጉዞዎችን ተጉዤ ስለማውቅ በእግር ጉዞን በደንብ ነው የምችለው። እና እስከ ሃምሳ ኪሎ ሜትር መሄድ እችላለሁ።

ኢሜል እላላካለሁ። እንደየ ሁኔታው ይለያያል። በቀን ሁለቴም ልላላክ እችላለሁ። በቀን አምስትም ልላላክ እችላለሁ። እና እንደየ ሁኔታው ነው- ኢሜል የምላላከው እና በቅን እስከ ሶስት ጊዜ መላላክ እችላለሁ።

የድምጽ መልእክት ብዙ ጊዜ እኔ አልላላክም። ሁሌም ከሰው ጋር ሳወራም በጽሁፍ ወይም በኮል ነው የምላላከው እንጂ በድምጽ መልእክት ብዙ እኔ አልክም። የድምጽ መልእክት ተጠቃሚ ብዙ አይደለሁም።

አዎ ፌል አይቼ አውቃለሁ። እኛ አካባቢ በብዛት ፌሎች ስላሉ ፌል በደንብ ነው የማውቀው። አንዳንዴም ለእርድም ምናምን እገዛለሁና። ፌል አዎ አውቃለሁ። እኛ አካባቢም በብዛት ስላለ

አዎ የስማርት ፎን ተጠቃሚ ነኝ። ሁሌም በብዛት እኔ ላፕቶፕ የለኝም። ስማርት ፎን ነው ምጠቀመው። እና በስማርት ፎን የተለያዩ ስራዎችን እሰራለሁ። በብዛት የሚያገለግለኝ ስማርት ፎን ነው

እሳት ማንደድ እችላለሁ በቤት ውስጥም እሳት እማቀጣጥለው እኔ ነኝ። እሳት ማንደድን እችላለሁ። ብዙ ጊዜ እሳት ማንደድ የማንደድ ልምድም ስላለኝ በቤት ውስጥም እሳት ማንደድን ይችላል

ዜና በመስመር ላይ አነባለሁ በተለያዩ ጽሁፎች። በጽሁፍ መልክ የተለያዩ ዜናዎችን ይመጣሉ። እና እነዛ ዜናዎችን አነባለሁ። ምን ምን እንዳለ ምን አዲስ ነገር እንዳለ ያለው። አለም አቀፋዊ ሁኔታዎች ምን ላይ እንዳሉ። ዜና በመስመር ላይ አነባለሁ

አዎ አቧራ ችግር ይፈጥርብኛል፤ የአላርጅክ ችግር ስላለኝ አቧራ ሲነሳ፣ አቧራ ሲሆን ህመም ይፈጥርብኛል፤ እና አቧራ ችግር ስለሚፈጥርብኝ ከአቧራ ርቃለው።

አዎ ሩዝ ተጠቃሚ ነኝ። ሁሌም ተጠቃሚ አይደለሁም አንዳንዴ ሩዝ እጠቀማለሁ። ሩዝ በቁርስ ሰዓት ይመቸኛል። እና ሩዝ እወዳለሁ። አንዳንዴም ተጠቃሚ ስለሆንኩ

የቅርብ ጓደኛዬ እዚህ እኔ በምኖርበት አካባቢ ነው የሚኖረው ስለ ወንድ ጓደኛ መሰለኝ የምትጠይቀኝ እና በጣም ጥሩ ጓደኛ አለኝ። ሁሌም አብረን እንዝናናለን የሆነ መጥፎም ይሁን ጥሩም የሆኑ ነገሮችን አብረን እንካፈላለ እንካፈላለን እና ብዙ ጊዜ አብረን ነው የምናሳልፈው።

በልጅነቴ በገጠር አከባቢ ነው ያደኩት በዚያ አከባቢ ሳድግ ብዙ ጥሩ ጥሩ ነገሮችን አሳልፊያለው። ከቤተሰቦቼ ጋር በጣም በትውስታ የማስታውሳቸው በጣም ልዩ ልዩ የሆኑ ነገሮችን አሳልፌያለሁ

አዎ በከሰል ማብሰል አውቃለሁ። አንዳንዴ መብራት ሲጠፋ ወጥም በከሰል ነው የማበስለው። ከዛ በዘለለም ቡና ሲፈላም በከሰል ነው። እና በከሰል ወይም በፈሃም ማብሰል አውቃለሁ።

እኔ ስብሰባ ብዙ አልሰበሰብም የስብሰባ አድናቂም አይደለም። ስብሰባ እኛ አካባቢ ስብሰባ በጣም ይበዛል። ለዛ ይመስለኛል ስብሰባን የጠላሁት የተግባር ሰው መሆን ነው የምፈልገው። ስብሰባ ብዙ ጊዜ ሰው ይሰበሰባል ነገር ግን በተግባር የሚደረግና በስብሰባ የሚወራ የተለያየ ሆኖ ስለማገኘው ስብሰባ ያን ያህል አድናቂ አይደለሁም። የተወሰነ ደቂቃ ቢሆን እመርጣለሁ ረጅም ስብሰባ ግን በጣም ነው የሚያስጠላኝ።

በፍጥነት መተየብ አልችልም። እኔ በብዛት ረጋ ባለ መንገድ መተየብ ነው የምፈልገው። በፍጥነት ግን መተየብ እኔ አልችልም።

እኔ የምጽፈው በቀን እጄ ነው። ብዙ ጊዜ የምጽፈውም መጻፍ የምችልበትም በቀኝ እጄ ነው። በቀኝ እጄ ብጹ ጹ ብዙ ጽሁፍን እጽፋለው። የተለያዩ መልእክት ሊሆን ይችላል። ሌላም ሊሆን ይችላልና በቀንኝ እጄ ነው በብዛት የምጽፈው።

አዎ የጎረቤቶቼን ድምጽ እሰማለሁ። ቅርብ ስለሆነ በብዛት ሲያወሩም ሲጠራሩም። የጎረቤቶቼን ድምጽ እሰማለሁ። ሁሌም የጎረቤቶቼ ድምጽ ቅርብ ስለሆነ አዎ። ድምፃቸውን እሰማለሁ

እሳት ለማንደድ ሳር ልጠቀም እችላለሁ። ወረቀት ልጠቀም እችላለሁ። ከዛ አልፎም እንጨትን እጠቀማለሁ። ሳርን አይምን እሳትን በደንብ እንዲነድ መጀመሪያ ማቀጣጠያ ያስፈልገዋል። እና በወረቀትም በሳርም ለማቀጣጠል ስለሚመች እነዛን እጠቀማለሁ

በዚህ ስራ ብዙ አልቆየሁም። በቅርብ ነው ወደዚህ ስራ ወደዚህ ስራ የገባሁት እና አንድ ሶስት ቀን ይሆነኛል። እና በዚህ ስራ ከተሰማራሁ ሶስት ቀን ነው የሚሆነኝ ብዙ አልቆየሁም።

አዲስ አመትን የማከብረው ከቤተሰቦቼ ጋር ነው። ፍየል ታርዶ ቅጤማ ተጎዝጉዞ ቤተሰብ ተሰብስቦ ቡና እየተፈላ እየተበላ ነው የማሳልፈው። አመት በዓል ልዩ የሆነ ድምቀት አለው። በተለይ ከቤተሰብ ጋር ስታሳልፈው ጥሩ የሚባል። ድምቀት አለው።

አዎ መጠበቅን አግዳለሁ። ለምን መሰለህ፣ እኔ ብዙ መጠበቅ በጣም ያስጠላኛል፤ ሰው ሲጠባበቅ በጣም ነው የሚደብረው። ሰው ሲቀጣጠር በሰአቱ መገኘት አለበት። ብዙ መቆየት የለበትም መጠበቅም አግዳለው።

አርብ ከቅዳሜ በፊት የምትገኝ ቀን ነች። አርብ ሁል ጊዜ የመጨረሻ የስራ ሰዓት ተደርጋም ትቆጠራለች። ሰኞ ይጀምራል የስራ ሰዓት እስከ አርብ ያለው በአጠቃላይ የስራ ሰዓት ነው። ቅዳሜና እሁድ በብዛት እረፍት የሚደረግበት ቀን ነውና። አርቡ የመጨረሻ የትምህርት ሰዓትም ናት

ደንበኛ ማለት የአንድ ድርጅት ወይም የአንድ ትካል የሁልጊዜ ተጠቃሚ ማለት ነው። ደንበኛ በአንድ ስራ ላይ ሁሌም በዛ የተገኘ ተጠቃሚ የሆነ ሰው ነው።